ቆንጆ ማለት የውበት መገለጫ ወይም ጥሩ ነገር ስንል ቆንጆ ነው ብለን እናደንቃለን። ቆንጆ ማለት የውበት መግለጫ ማለት ነው። ውበትን የምንለካበት። ጥሩ ነገርን የምንለካበት ነገር ሲሆን ቆንጆ ብለን እንናገራለን ቆንጆ ማለት የውበት የጥሩ ነገር መገለጫ የውበት መገለጫ ነው።